እኔ መኪና መንደዳት የመኪና መንዳት ከሆነ መኪና መንዳት እንኳን ያው በአሁን ሰዓት እንግዲህ አለችው ደግሞ እኔ ያው ግን እንትን ለማለት እሞክራለሁ ለመቻል። ለመሞከር ብዙ ስቴፖችንም ይፈልጋል ያው። እንግዲህ አንድም መኪናን እንግዲህ መንዳት ወይም የተለያዩ ነገሮችን ሊሆን ይችላል። መኪናን ሳይክልን ምናምን የተለያየ ብቻ አጠቃላይ እነዚህ መኪኖች ምናምን መንዳት ብችልና ያው እንደዛ መንዳት ብትል በጣም ደስተኛ እሆናለሁ በጣም ማወቅም ደግሞ እፈልጋለሁ። ያው ለጊዜው እንግዲህ እንግዲህ እየተለማመድኩም አይደለም በአሁን ሰዓት ትንሽ ቢዚ ስለሆንኩኝ ነው። ግን ያው መለማመዴ እንግዲህ አይቀርም። ትንሽ ቆይቼ ያው መንገድ ፈቃድም ማውጣትም ምናምኑም አለ። እንደዛ አውጥቼ ያው ቢያንስ ያው መኪናውን እንኳን እስኪገዛ ባይገዛም መኪና ለማንኛውም አይጎዳም። መኪና መኪና መንዳትና ያው መኪና መንዳትና እንትን ማለት ማለት ነው። ይሄ ፈቃድ የመንጂያ ፈቃድ መውሰድ እና መኪና መንዳት ያው ጥቅም ነው። እንጂ ያለው ጉዳት ስለሌለው እኔም ያው እንትን ማለት እፈልጋለሁ። ይሄ መኪና መንዳት

የዝናብ ውሃ እኔ ሳይሆን ያው ቤተሰብ ነው ዋናዎች ናቸው የሚሰበስቡት እነሱ ዝናቡ ሲዘንብ ምናምን ያው በርሜል አለን በርሜል እንኳን አሁን አሁን ላይ ጥቅም ላይ አይውልምና ብዙ አንገለገልበትም። ግን ድሮ ላይ በርሜል ነበረን እና ያው ያንን በርሜል እንጠቀምበት ነበር እና ይሄው ይሄ ዝናብ የሚያከፋፍል ቱቦ አለ በቁርቁር በኩል እና በዛ ዝናብ ሲዘንብ። በቱቦ በውድ ዝናቦቹ ምናምን እንትን እያሉ እየዘነቡ እየዘነቡ ከዛ በቱቦ በኩል ፈሰሉና በርሜሉ በቃ ሀይለኛ ዝናብ ከሆነ በቃ በርሜሉ በጣም ይሞላል በቃ በዛ ብዙ ጊዜ እናጠራቅም ነበር። አሁን ግን ትንሽ እንትኑም በርሜሉም ይሄ ተበስቶብን። የሰጠው ተበስቶብን ትንሽ እያፈሰሰ ስለሆነ አሁን ላይ ብዙ ጥቅም ላይ አይውለም ለጊዜውም የምንጠቀመው። አሁን ላይ ሲጀመር አሁን ላይ ብዙ ዝናብም የዝናብ ወቅትም አይደለም ዝናብም የለም። ግን ዝናብ በሚኖርበት ጊዜ እንደ እንዴት ነው የምናደርገው? የትናንሽ ይሄ እንትኖች ባልዲዎችን እንትኖችን የመዘብዘቢያ ምናምን እነሱ ነገሮች እንደቅናለን። ከዛ በኋላ ምን እንደምናደርገው ዘናቡ ሲዘንብ ከዛ ካለቀ በኋላ። እንትን እናደርጋለን ከዛ ከዘነበ በኋላ ሲሞላ በዝናብ ውሃ እንግዲህ አብዛኛው ጥራት የለውም። ስለዚህ ምንድነው ያንን ዝናብ ከታች ዝቅጥ ይላል ይሄ አፈሩ ምናምን ብዙ ነገር ስላለ። አፈሩንም ዝቅጥ ይላል ከዛ እኛ የምናደርጋለን ይሄ ንጹህ ንጹህ ፓርት እያጠለልን እያጠለልን እነዛ ለብዙ ነገሮችንም ጠቀመበታል የተለያዩ ልብስ ለማጠብ ሊሆን ይችላል። የተለያየ እቃ ለማጠብ ሊሆን ይችላል የምናምን ለመጠጥ እንኳን አይሆንም። አስበነ ለመጠጥ ብዙም ከጥራትም አንፃር ስለማይሆን ብቻ ግን ለብዙ ነገሮች እንጠቀምበታለን። ይሄ አሁን እንዳልኩት ለብስ ለማጠብ ሳህን ለማጠብ ሊሆን ይችላል። እንዴ ሄጃችንም ምናምን ሰውነታችን ሰውነታችንንም ብንታጠብበት ችግር የለውም። ግን የሆነ እጅ ለምን ተጠማመች ለተለያዩ ያው አንድም ደግሞ። ያው እንግዲህ ሴቭ ማድረግ ነው አንድም መቆጠብ ነው ያለንን ውሃ ከቧምባ ከምንጠቀም ይልቅ። ዝናብ በሚኖር ሰዓት ያው ከዝናብ እየወሰድን አዎ እንዲህ ባምባ በቧምባ ልንጠቀማቸው የማንችላቸው ማለት ነው። እንደ ስነ ት ውሃዎችን። ያው ከቧምባ በቧምቦ ከመጠቀም ይልቅ እዛ ብንጠቀም አሪፍ ነው

በእጄ መሸመን እንኳን አልችልም በእጄ አንድም የጥበብ ጉዳይ ነው ሽመና ቀላል ነገር አይደለም። አልተማርኩም ስለዛ ያው መሸመን ያው አልችልም። ግን ያው አዲስ ነገሮችን ማወቅ ለመልመድ ጥሩ ነገር ነው። እና ያው ለወደፊቱ እንግዲህ ያው ሸማኝ እንኳን ባልሆን። እንዴት እንደሚሰራ ባይ በተለያዩ በቃ በሽመና ስራ እኮ ብዙ ነገር ነው የሚሰራው የሽመና ስራ የተለያዩ የባህል ልብሶች የሚሰሩበት የተለያዩ ጋቢዎች የሚሰሩበት ውጤት ነው። እና ሽማ በጣም ደስ የሚል ጥበብ ስለሆነ። ይሄንን ነገር ያው እኛ ይሄን ነገር እንዴት እንደሚሰራ ባውቅ ብረዳ ባይና በትንሹ ደሞ ያው መስራት ብችል እንደ አይነት ነገሮች ብዬ እመኛለሁ። እና ያው የሽመናን ስራ እንግዲህ የመስራት እንደው ለወደፊት እንግዲህ ያው ተምሬ ብሰራ ደስ ይለኛል።

የሸክላ እቃዎችን እኛ ቤት እንግዲህ ብዙ የሸክላ እቃ የለንም። ብዙ ምንም የሚባል አዎ የሽክል አቃ የለንም። እኛ ጋር እኛ ቤት እንግዲህ እስካሁን ያው የሸክለ እቃዎች እንግዲህ ጥበቦች ብዙ ናቸው። የማሰሮዎች እንትን እንጠቀም የሸክላ አስታወስኩኝ እንግዲህ እጣን የሚጨስበት አለ። እሱም በጣም የሚጨስበት እንግዲህ ያው እሷ እንደ ሽክላ ሽክላ እንትን ነው ጥበብ ነው የሽክላ ውጤት ነው። እና ያው እሱን ነው አብዛኛው የምንጠቀመው። ድሮ ላይ ደግሞ እንትን የምንጠቀመው ነበር ይሄ እንትን ምንስ ነበር የሚሰራበት? ይሄ ደስት የሸክላ ደስት እንጠቀምም ነበር። አሁን እንደው ትንሽ። ተሰብሮም ያው ያ የሽክላ ደስት በአጋጣሚ ተሰብሮ ነበር እና። ድጋሚ ለመግዛትም ሆነ እንግዲህ በዛም ለመጠቀም እድሉ አልነበረንምና። በዛ ምክንያት አሁን ላይ ያው የምንጠቀመው የተለያዩ ያው የብረት ድስቶችን ነው እንደሚታወቀው። የብረት ደስቶችን የምጠቀመው እንግዲህ ያው በቤታችን እንግዲህ። የተለያዩ እቃዎች አሉ አሁን ለምሳሌ እነ ጣባ ምናምን እነዚህ ነገሮች እነሱም በሸክላ እነሱም አሉ። እኛ ቤት ግን ያው ብዙ ጊዜ የምንጠቀምባችው አይደሉም እነሱ ያው። እንዲህ ከትፎ ምናምን የሚቀመጥባቸው አንዳንድ ጊዜ። ይሄ ድግስ ሲኖር ምናምን በቃ የተለየ የተለየ ቀን ሲኖር ምናምን ነው። በእነሱ ክትፎ አይብ ምናምን የሚደረግባቸው በእነሱ እንጂ። እነሱ ያው እንግዲህ አንጠቀምባቸውም ይሄን ያህል ያው። ቡፌ ውስጥ ነው የተቀመጡት። እነዛን ነገሮች ከስንት አንድ ቀን ነው የምንጠቀምባቸው እንጂ ብዙም አንጠቀምባቸውም። በብዛት በቃ በአብዛኛው የምንጠቀመው እንትን ነው። ይሄ ሽክል ሽክላ ይሄ እጣን የሚጨስበትን ሽክላ እንትን ነው መያዣ ነው። ያው እጣን መያዣ እንትን አጣን የሚጨስባት ማለት ነው በሱ ነው የምንጠቀመው። ሌላ ብዙ ያው የምንጠቀምበት ነገር አብዛኛው ነገር ወይ ድስት ምናምን ነው። እንደዛ ነው የምንጠቀመው።

የቪዲዮ ጥሪ እንኳን እኔ አድርጌ አላውቅም የቪዲዮ ጥሪ ብዙ ጊዜ አልጠቀምበትም። ይሄን ያህል ይሄን ያህል ቪዲዮ ጥሪ እኔ የምጠቀም አይነት ሰው አይደለሁም። አንደኛ ያው ቤቴም ከአሁን ማወራ አይነት ከሆነ ያው ብርሃኑም ምናምን ስለሚጨልም ትንሽ ላይታይ ይችላል ብዙ ያው ልምድ ስለሌለኝ ነው። እኔ ብዙ ጊዜ እና ስልክ ላይ ራሱ ይህን ያህል እንግዲህ የማወራ አይነት ሰው አይደሉም። ስልክ ላይም የማወራ አይነት ሰው ስላልሆንኩኝ። በቪዲዮ ደግሞ ከባድ ነው። እንግዲህ መክፈት ምናምን እንደዛ ቪዲዮ ኮል ምናምን ትንሽ ያው የሆነ እኔ ለየት ይልብኛል እኔ እንደዛ የመደወል ልምድ የለኝም። ብዙ ጊዜ እና ግን ያው ወደፊት ጋር አሁን እናስብበታለን። ያው ችግር የለም አዲስ ነገር አይደለም። እንደማንኛውም ሰው ቪዲዮ ኮል መደዋወል እንደማንኛውም ሰው በቪዲዮ ኮል ማውራት። በቪዲዮ ጥሪ እንትን በቪዲዮ ጥሪ መገናኘት ምናምን እንደመ እንትን ሆኖ በቃ እንደመደበኛ አይነት ነገር ሆኖ። ጥሪ መለዋወጥ እንግዲህ አለብኝ እና ያው ማድረግም አለብኝ። ስለዛ ያው እንግዲህ ወደፊት አሁን ላይ አሁን እንግዲህ ወደፊት ላይ እንደዛ ጥሪ ለማድረግ እንግዲህ አስባለሁ።

ዜና እንኳን ብዙም ምከታተል አይነት ሰው አይደለሁም የዜና ተከታታይም ሆነ የዜና አንባቢም የሚባል አይነት ሰው አይደለሁም። የተለያዩ መረጃዎችን ምናምን ግን። ያው በተቻለኝ አቅም። በእንትን ነው በአብዛኛው የምሰማው ነገር ያው በቲቪ ነው በአጋጣሚ እኔ ስራዬ ብዬ እኔ እንትን አልልም ይሄ በቃ የሆነ ዜና ለመስማት ምናምን። ብዙም አልገባም በአሁን ሰዓት ላይ ያው ፎከስ እያደረኩ ያለሁት ትምህርቴ ላይም ስለሆነ። የተለያዩ ዜናዎችን ምናምን የስፖርትም ይሁን የመዝናኛ የፖለቲካ ዜናም ምናምን ብዙ አይነት ዜናዎች አሉ የቢዝነሶች ምናምን ብዙ በቃ ምሰማ አይነት ሰው አይደለሁም። በአጋጣሚ ነው እንዲህ ቲቪ ላይ ምናምን አንዳንዴ በቃ የሆነ ምሳም እራትም ስበላ። አንዳንድ ጊዜ ያው አንድ ላይ ተሰብስበን ስለምንበላ አንዳንዴ ቲቪ ማታ ላይ ሲያው ቲቪ አንድ ላይ ስለምናይ የዛን ጊዜ የተለያዩ እንትን ዜናዎችን የመዝናኛ ዜናዎች ትንሽ ነው ኢንተረስት ያለኝ ማለት ፍላጎት ያለኝ ለእንትን ነው። ይሄ ለመዝናኛ ዜና የመዝናኛ ዜና ደስ ይሉኛል የተለያዩ የሆነ የእንትኖች ይሄ የታወቂ ሰዎች በሳምንቱ ምን ተጠቀመ ምናምን ስለእነሱ መስማት። የተለያየ የፊልም ሰንጠረዥ ምናምን የፊልም ፊልሞች ስንተኛ ደረጃ ወጡ በዚህ ሳምንት የሚለውን ማወቅ ምናምን። የተለዩ የሙዚቃዎችን ሙዚቃ። ማን እንደለቀቀ ምን እንደተለቀቀ የተለያዩ የሀገር ውስጥም ሆነ የውጪ ዜናዎችን። የመዝነኛ ዜናዎችን። እንግዲህ አንዳንድ ጊዜ እንትን እያልኩኝ ይሄ ቲቪ በማይበት ሰዓት ምናምን አዎ ምሳ እየበላው ወይ እራት እየበላው ከሆነ ያው በአጋጣሚ ነው። የማየት እድሉ ያለኝ እንጂ ያው እንደነገርኩ ያው ስራዬ ብዬ። እዚህ በስልኬም ሆነ በስልኬ ያው በስልኬን ያለኝ በስልኬ። ስራዬ ብዬ በስልኬ ዜና በመስመር ላይ ማንበብም አስቤም አላውቅም ያው። ብዙም ተከታታይም አንባቢም አይደለሁም የዜና አንባቢም አይደለሁም ዜና ብዙ አልሰማም። ከቲቪ ነው ያው እንዳልኩት ከቲቪ ነው ብዙ ጊዜ የምሰማው በአጋጣሚ አንዳንድ ጊዜ ያው። ምሳሌ ምናምን ከሆንኩኝ ነው እንጂ ብዙ ምሰማ አይነት ሰው አይደለሁም ማለት ነው።

ነገሮችን በስርዓት አስቀምጥ አስቀምጣለሁ። ብዙ ጊዜ ለምሳሌ አሁን ልብስን መውሰድ እንችላለን። ልብስን ስንወስድ እኔ ብዙ ጊዜ ያው ልብስ ብትንትን አድርጌ ማስቀመጥ እኔ ብዙም ደስ አይለኝም። ግን አንዳንድ ጊዜ ያው በማወጣ በማስገባ ሰዓት አንዳንዴ ጊዜ ትንሽ። እኔ በሼልፍ ውስጥ ልብሴን የማደርገውና የባያ መክፈቻን በሚዘጋበት ማለት ነው። ቦርሳ ውስጥ ስለማደርግ ብዙ ጊዜ አንዳንዶቹን ትንሽ ቦታ ካልበቃኝ በጎን በጎን አድርጌ ምናምን እንደዛ አድርጌ አንዳንዶቹን ሰፋ ሰፋ አድርጌ ምናምን ነው። ለማስቀመጥ የምሞክረው እና ብዙ ጊዜ እኔ ምንም ነገር ላይ ሲዘበራረቅ አልወድም። እኔ ደስ የሚለኝ አይነት ሰው አደለውም ብትንትን ሲል። በቃ ዩኒፎርሜንም ይሁን ምኔንም ይሁን በቃ አጣጥፌ ነው በቃ እንትን ማረግ የሆነ በቃ ወደ ትምህርት ቤት ልብስ ስለሆነ ሌሊት ሲሆን ይሄ መጀመሪያ ያደረኩት ልብስ ካለ እነሱን ልብሶችን አደርጋቸዋለሁ። አውልቄ ቀይሬ በስራት ነው አጣጥፌ ነው የማስቀምጣችሁ። ከዛ ከትምህርት ቤት ደሞ ስመለስ እነዚህን ልብሶች ምን አደርጋለሁ? ከዛ ዩኒፎርሜን ደግሞ ቀይሬ ምን አደርጋለሁ አጣጥፌ በስርዓት አስቀምጬ ምናምን ሼፉን ዘግቼ ምናምን ነው። እንትን የምለው እና ያው በቃ ለልብስ እና የተለያየ እንትኖችን የጥናት መጽሐፎችን ሊሆን ይችላል በቃ በስርዓት ስትራክቸር በቃ በሰላም አስቀምጬ ምናምን አሰናድቼ ምናምን እንትን የምል። እንደዛ እንግዲህ ያው ማዘበራረቅ ብዙም ደስ አይለኝም የሆነ ቦታ ሲዘበራረቅ ሲጀመር የሆነ እቃውን ለመለየት ራሱ በጣም ትንሽ ይከብዳል። የሆነ የምፈልገውን እቃ ለማግኘት ምናምን ብዙ ብርቅ ሲዳቅ የሆነ እቃው ራሱ ሊጠፋ ሁሉ ይችላል ማለት ነው። ግን በስርዓት በቃ የሚቀመጥ አይነት ከሆነ እቃው እቃው በስርዓት የሚቀመጥ ከሆነ በቃ እንደፈለግን መርጠን የምንፈልገውን እቃ ምናምን መውጣት እንችላለን ማለት ነው። ያው አንዳንድ ጊዜ የሚያጋጥመን ጊዜ አለ። አሁን ለምሳሌ ያው ልብሴ አንዳንዴ ልብሴ የሚዘበራረቅብኝ ጊዜ አለ። በቃ አንዱ ከአንዱ ምናምን እዛው ግን ደስ የሚሆነው ነገር እዛው ሼልፍ ውስጥ ነው ስለማላወጣው ያው ቢዘበራረቅም እዛው ሼልፍ ውስጥ ስለሆነ ያ ማግኘቴ አይቀርም። ሌላ ቦታ አላደርግም ያው ሼልፍ ውስጥ ነው የማደርጋቸው። እንደዛ ልብሶች እና አንዳንዴ ያው ሊዘበራረቁ ይችላሉ አይታወቅም ስለዛ። እና ምን አደርጋለው እነዛ አንዳንዴ ጊዜ ቢያንስ በሳምንት አንዴ በሳምንት ሁለቴ። እነዚህ የሚዘባረቁብኝ ነገር በስራት በቃ ሙሉውን አውጥቼው። ሁሉንም አጣጥፌ በስራትና በተርታ የምፈልጋቸውና በየጊዜው ላደርጋቸው የምትችላቸውን ልብሶች በምን ታደርጋለህ? ፊት ለፊት አደርጋቸው አይደለም በፊት ለፊት ቀን ያደርጋቸዋለሁ። ብዙ ጊዜ የማልለብሳቸውን ልብሶች ደግሞ ከኋላ አድርጌ አስቀምጣቸዋለሁ። እነሱን ለማግኘትም ለመፈለግም እንዳያስቸግረኝ እንደዛ ድርጌ በማስቀመጥ ልብስን በስርዓት አሰናዳለሁ ማለት ነው። ያው ነገሮችንም በአንጻሩ እንትን በስርዓት አስቀምጣለሁ። አንዳንዴ ደግሞ ያው ምስቅልቅል ሊኖር ምስቅልቅል ሊወጣ ይችላል ግን በዛው ጊዜ አንድ ቀን ወስነን ምናምን ሰዓት አመቻችተን። እንትን ሰዓት አመቸችቼ እንትን አደርጋለሁ ማለት ነው። ሰዓት አመቸችቼ ለማስተካከል እሞክራለሁ ያ የተዘበራረቀውን ነገር ማለት ነው።

ያው እኔ የምወዳቸው እንትኖች ሙዚቃ አሁን ላይ ያው እንትን አይደለሁም የሙዚቃ አዳማጭ አይደለሁም አሁን ላይ ትቻለሁ መዝሙር ነው ማዳምጠው ግን ድሮ ላይ ከሆነ ብዙ ጊዜ የማዳምጣቸው ሙዚቃዎች ይሄን በብዛት የውጭ ሀገር ሙዚቃ ነው የማዳምጥ ከሀገር ውስጥ ብዙ አላዳመጥም። የውጭ ሀገር ሙዚቃ በብዛት ማዳምጠውም እና ከተለያዩ ቀዝቃዛ የሆኑ ሙዚቃዎች ነው የዙሜ ፓፕ ምናምን አድናቂ አይደለሁም። ያው ደስ ይለኛል ግን በመጠኑ ነው የምወዳቸው ግን በጣም ደስ አይሉኝም እነሱን ብዙ አላዳምጥም። የተለያዩ የነ ጄሰን ሩሎን። የተለያዩ የኤድ ሼረን ምናምን የነሱን ሙዚቃዎች በቃ ማዳመጥ በጣም ነው ደስ የሚለኝ የነሱ ሙዚቃዎች ከሀገር ውስጥም ያው ከእኛም ሀገር። የተለያዩ አርቲስቶች አሉ የነሱን ሙዚቃም እንግዲህ ማዳመጥ ወደለው በተለይ አብዱኪያር በጣም ነው የምወደው። የአብዱኪያር የኢትዮጵያ ዘፈኝ አብዱኪያር የሚባል አለ እሱን በጣም ነው ደስ የሚለኝ። ከሀገር ውስጥ ብዙ ጊዜ በቃ የሆነ እኔ በብዛት ሙዚቃ ላይ። በቃ በጣም የምወደው የሆነ ጊዜ ላይ በቃ አንድ ሰው ወድና አንድ ሙዚቀኛ ማለት ነው በቃ የእሱን ዘርፎች ብዙ ጊዜ አዳምጣለሁ። ከዛ በኋላ ደግሞ ይሰለችኛል ምናምን ሌላ ደግሞ በቃ ሌላ ለማዳመጥሞ በቃ እንደ ወጥ የሆነ አቋም የለኝም። ይሄ ሙዚቃ ላይ የሙዚቃ እንትን ላይ ድምፃዊያን ላይ ምናምን በቃ አንዱን ብቻ በጣም ወዷለው ማለት አልችልም። በቃ ቀያይራቸዋለው ዝም ብዬ በሳምንት ሊሆን ይችላል በሁለት ሳምንት ሊሆን ይችላል እና በቃ በጣም ቀያይራቸዋለው። አንድ ያን ለምሳሌ ጂሰንድሮን እማዳምጥ አይነት ከሆነ ከዛ ደግሞ ቀይር እና የሳም እስሚዝን አደርጋለሁ የሳም እስሚዝን ቀይሬ የጀስቲንን በቃ በቃ ብዙ ምናምን እያደረኩኝ እየቀያየርኩኝ ምናምን በቃ እንደዛ ነው የማዳምጠው። እና ያው ያኔ ነበር አሁን ላይ ሙዚቃ ማዳመጥ ትቻለሁ። ከልምድም አንፃር ነው ያው አስገድጄ ሳይሆን ራሴን እንግዲህ ሙዚቃ ማለቴ። መዝሙር ትንሽ በቃ በትንሽ በትንሽ እያዳመጥኩ ስጀምር ሞር በጣም እንትን የመዝሙርን ወደ እኔ ጀመርኩኝ ከሙዚቃው ይልቅና ሙዚቃን በቃ ሙሉ ለሙሉ ለመተው ተገድጃለሁ። ያው ግን አንዳንድ ጊዜ በቃ የተለያዩ አሁን በተለያዩ ቦታ ልሰማ እችላለሁ በዛ ጊዜ ግን ያ ያ ሙዚቃዎችን እሰማለሁ አመል ቶሎ ባይለቅም ትንሽ ይከብዳል ስለዛ። ያው በዛ ጊዜ እዘፍናለው ምናምን እና ለእንግዲህ ያው ትንሽም ሲለቅልኝ ምናምን ሙሉ ለሙሉ ላየው ለመተው ለመተው አስቤያለሁ። ሙዚቃን አሁን እንደዛ ማለት ነው።